ማሸነፍ ትችላለህ ነው አዎ እኔ ብዙ ነገር አሸንፌ አውቃለሁ ለምሳሌ በትምህርት ቤት ላይ በምማርበት ሰዓት የሆነ የሩጫ ውድድር ነበርና የአጭር ሩቀት የረጅም ርቀት እነዚህ አምስት መቶ ሜትር የ የአንድ ሺህ ሜትር ሩጫ ምናምን ነበረ እና በዚያን ሰዓት ብዙ ሩጫዎችን አሸንፌያለሁ። እንዲሁም ደግሞ ከብዙ ነገሮች ለምሳሌ የሆነ ባይስኩል ደረጃ የሆነ እንትን የቃለ ምልል የቃለ መጠየቅ ውድድር ነበርና ከዛ ላይም አሸንፊያለው። ብዙ ነገሮች አሸንፋለሁ እና አንዳጠቃላይ ማሸነፍ እችላለሁ

ሰወቺን እንዴት ታስተዋውቃለህ ነው? እኔ ሰወቺን በብዙ አይነት መንገድ አስጠዋዉቃለሁ ለምሳሌ። መንገድ ላይ በምንገናኝበት ሰዓት ወይም እንደዚህ በሆነ ድግስ ወይም እንደ ጥሪ ማህበር እንደዚህ ሰር ምናምን በእነዚህ በልብሱም ሊሆን ይቺላል በደስታ በሀዘን በዛን ሰዓት ሰው በብዛት በሚመጣበት ሰዓት ሰዎችን አስተውቃለሁ። እንዲሁም ደግሞ በተለያየ መንገድ አስተውቃለሁ።

በስልክ ገንዘብ ትልካለህ ነው? አዎ በስልኬ እኔ ገንዘብ እልካለሁ አሁን ሞባይል ባንክ ተጠቃሚ እስከሆንኩ ድረስ በስልኬ ነው ምላላከው። ለምሳሌ ሆነ እምጠቀምባቸው ባንኮች አሉና እነዛም ሰዎች ተጠቃሚ ከሆኑ ወይም በስልኬ ገንዘብ እልካለሁ ወይም ትራንስፈር አደርጋለሁ ማለት ነው። እና እንደ አጠቃላይ በስል ገንዘብ እልካለሁ።